ምርጥ ምግቤ ደሮ ወጥ ነው በጣም ጣፋጭ ነው። ቀይ በርበሬ እጠቀማለሁ ስጋና እንቁላል ይኖርበታል እንጀራ ጋር እበላዋለሁ። እሁድ ላይ እናቴ ታዘጋጀዋለች ቤት ሁሉ ጥሩ ይሸታል ቤተሰብ ሁሉ ይወደዋል። ትንሽ ለውዝ ቢጨመርና የተሻለ ይሆናል። ደረጃ በደረጃ በዝግታ መብላት ነው ከአይብ ጋርም ጥሩ ነው። ይህንን ምግብ አሁንም እፈልጋለሁ የምግብ ቤቶች ላይም አዛለሁ። የኢትዮጵያ ልዩ ምግብ ነው። እንግዲህ ልክ ነው። ደሮ ወጥ ሁሉም ሰው ይወዳል ከስጋዎቹ አይነት ሁሉ ቀላሉ ስጋ ደሮ ወጥ ነው። ቶሎ ለመስራትም በቀላሉ ዋጋ ለማዘጋጀትም ደሮወት በጣም ጥሩ ነው። ጣፋጭነቱም በጣም ጥሩ ነው። በነገራችን ላይ ደሮ ወጥ ሲባል እንደ ሀገራችን እንደ ኢትዮጵያ ሲባል ዘወትር የምንጠቀመው አይደለም። እውነት ለመናገር ደሮ ወጥ ባህሉን በመጠበቅ አንዳንድ ጊዜ ቤተሰብ ሲመጣ ሰብሰብ ብለን ልንጠቀምባችሁ የምንችላቸው። ለቤተሰብ የሚሆኑ ደሮ ወጥ እንግዲህ ደሮ ወጥ ራሱን የቻለ አሰራር አለው። ደሮ ይገዛል ከተገዛ በኋላ ያደሮ ይታረዳል ለአስራ ሁለት። ሁለት እንትን አለው ይባላል አስራ ሁለት ብልት። ለአስራ ሁለት እንከፋፍላታለን ያቺን ደሩ ለአሥራ ሁለት ነው የምትቆረጥ። ስለዚህ ከአሥራ ሁለት ሰው በላይ ስጋ የሚደርሰው የለም ማለት ነው። ምክንያቱም አስራ ሁለት ስር ነች። እውነት ለመናገር አሁን አሁን እኔም ደሮ ማረድ ለምጃለሁ አዲስ አበባ ከመጣው በኋላ ገጠር ላይ ደሮ ማረድ ምናምን አናውቅም። ባህልም ከሆነ በግ ነው የሚታረድ። ወይም የከብት ፍሬዳ ስለሆነ የሚያዘው ደሮ ማረድ አናውቅም ማለት ይቻላል። ሙሉ በሙሉ ገጠር ላይ ከተማ ላይ ግን ግዴታ ለምን አሁን ራሱን ለምጃለሁ። እኔንም ማርድ ይኸው በጣም ችሎታ አለኝ ሳይሆን። ደሮ ማቀለጥፍ እኔ ነኝ ምን ያህልም ሰዓት ቢፈጅም አቀላጥፋለሁ። እና እውነት ለመናገር ዶሮ በጣም ጥሩ ናት። እርግጥ ብዙ ነገር ትፈጃለች ዶሮ ብቻዋን አትበቃም። ብዙ ሽንኩርት ያስፈልጋል ብዙ ዘይት ያስፈልጋል በርበሬ ያስፈልጋል። ውሃ ያስፈልጋል ይሄ ሁሉ ተደምሮ ነው። እንግዲህ አንድ ደሮ ለመስራት እስከ አምስት ድሮ እስከ አምስት ኪሎ ሽንኮርት ያስፈልጋል። እና ደሮ ብቻ ስጋ አትወጣ አይሆንም። እንዴት ነው የሚበላው ከተባለ እንግዲህ በእንጀራ ላይ አንጀራ ላይ አድርገን ነው የምንበለው። እንዳልከው አይብ ነገር ሲጨመርበት በጣም ነው የሚያምር ደሮ ወጥ። አይብ ከተጨመረበት። ወተት ነገር ሲደረግበት ደሮ ወጥ በጣም ጣምና አለው ያምራል በጣም ነው የሚወደደው። እና ይሄንን ይመስላል በጠቅለል ስናደርግ እንግዲህ ደሮ ወጥ የስጋ አካል ነው። የበግን የከብተን የተለያዩ የአሳን ስጋ ተክታ ወይም በእነሱ መተክ ልንመገበው የምንችለው የደሮ ወጥ አይነት ነው። እንግዲህ ብዙ ነገር ማለት ይቻላል ስለ ደሮ ወጥ በጣም ጠቃሚ ነው።

መስጊድ ማለት እንግዲህ በሙስሊሞች ያለ የመስገጃቸው የሙስሊሞች የመጣሪያ ስም ነው። ይሄም ለምሳሌ ኢትዮጵያ ኦርቶዶክስ ተዋህዶ። ቤተክርስቲያን የሚባለው እንግዲህ በዚህ እምነት ውስጥ ያለ ነው። እና መስጊድ ስንልም እንደዛው በእነሱ እምነት ውስጥ ያለ በሙስሊሞች እምነት ውስጥ የእምነት ተከታዮች ውስጥ በሚጠሩት የሚሰግዱበት ስብሃት ስላት የሚያደርጉበት ቦታ ነው መስጊድ የምንለው። እንግዲህ ሁሉም እንደየእምነቱ የራሱ የሆነ ስፍራ አለው። የራሱ የሆነ የሚሰግድበት ስግደት የሚያደርግበት የሚያመልክበት ራሱ ሁኔታ አለ። እና ያ ቦታው ያ ያለው የሚሰግዱበት ስላት የሚያደርሱበት ቦታ መስጊድ

ቀይ ሽንኩርት ማለት እንግዲህ ከሚበሉ የወጥ አይነቶች ውስጥ አንዱ ቀይ ሽንኩርት ይባላል። ሽንኩርት ብዙ አይነት ነጭ ሽንኩርት አለ ቀይ ሽንኩርት አለ ካሮት የሆነ ትልቁ የሚባል ሽንኩርት አለ። እና ከነዛ ውስጥ ነው እንግዲህ ቀይ ሽንኩርት የምንለው ወጥ ላይ የሚደረግ ነው። ወጥ ላይ የምናደርገው ራሱን የቻለ የአሰራር ሁኔታ ያለው። ዘይት ከማብዛት ይልቅ ይህንን ሽንኩርት ቀይ ሽንኩርቱን መጠቀም በጣም ወሳኝ ነው ለጤና። ምክንያቱም አብዛኛውን ጊዜ ተፈጥሮ ነገሮች በህይወታችን ላይ ጥቅም እንጂ ጉዳት የላቸውም። ግን እነዚህ ሰው ሰራሽ ዘይት የታሸጉ ነገሮች አሽገን የምንገዛቸው ነገሮች። አሽገው የሚሸጡ ነገሮች በጣም ጉዳት አላቸው አንደኛ እዛ ታፍነው። ሁለተኛ በፋፍሪካ ላይ ያለፉ ስለሆነ ሀይለኛ ጉዳት ያደርሳሉ ማለት ነው። ፋፍሪካ የነካው ነገር ብዙ ነገር አብሮ ስለሚወርድ። በተፈጥሮ እንደሚበቅለው አንድ አይነት አይደለም። በዛ ምክንያት ማለት ነው እና ቀይ ሽንኩርት ስንል። ቀይ ነው አበቃቃሉም እንግዲህ እኛም እነዛራ ነበር ገጠር ላይ ያለን። ከአመት ሁለቴ የማምረት ስራ እናካሂዳለን ሀገር ቤት ጤፍ እንዘራና ያን ጤፍ አጭደን ካረስን በኋላ ሽንኩርት እንዘራለን ሽንኩርቱን በማጠጣት በሳምንት አንድ ጊዜ በሁለት ሳምንት አንድ ጊዜ በማጠጣት ሽንኩርቱን እንዲራባ እናደርጋለን ማለት ነው። ያ ሽንኩርት እንግዲህ አበቃቀሉ። ስንዘረው ገና በፊት ፍል ይፈላል ፍሬው ይገዛና ያ ፍሬው ተተክሎ ፍል ይፈላል ችምችም ተደርጎ ልክ እንደ ሳር ችምችም አድርጎ ወይም ተጠጋግቶ በጣም ይፈላል ከተፈላ በኋላ በእጅ መያዝ ሲደርስ ያ ይነቀልና ሄዶ ዛልማት ልማት ቦታ ላይ እንተክለዋለን ማለት ነው። ልማት ቦታ ላይ ራቅ ራቅ አድርገን እንተክለዋለን ያንን እየኮተኮትን በየሳምንቱ በየሁለት ሳምንቱ እያጠጣን እንከባከበዋለን። እና የሚያፈራው ሽንኩርት ወደ መሬት ውስጥ ነው ፍሬው የሚፈራ ወደ መሬት ውስጥ ያፈራል። ያ ሲያፈራ ማፍራት አለመፍራቱን የምናውቀው ወደ ላይ ቅጠሉ ያድግና። ያብባል ያ ካበበ በዴምብ ትልልቅ ነገር ካበበ ነገር ካበበ ያ ሽንኩርት አፍርቷል ማለት ነው። እንነቅለዋለን አንዴ ነው ሁለት ጊዜ ምናምን አይደለም። ሁለት ጊዜ ምናምን አይደለም የሚያፈራው አንዴ ካፈራ አፈራነው። እና ይሄንን ይመስላል ሽንኩርት

ዛሬ ትራፍክ በጣም ይበዛል ለሰአታት ያህል አልተንቀሳቀስንም መኪናዎች ረዣዥም ወረፋ ፈጥሯል ሁሉም እየጮሁ ናቸው ግን ማድረግ የሚችሉ ነገር የለም። ሰዎች አንዳንድ ሆኖ ያን ያንገራግራሉ ሌሎች ሙዚቃ ያዳምጣሉ እኔ ውጭ እመለከታለሁ። ፀሀይ በጣም ታቃጥላለች ሙቀቱ ይበዛል። መዘግየቱ ያበሳጫል ለመሰብሰቢያ ዘግይቼ እደርሳለሁ። መልእክት መላክ አለብኝ። ትራፍክ ከተማው ችግር ነው ትዕግስት ያስፈልግሃል ያስፈልጋል። በመጨረሻ ይንቀሳቀሳል። እንግዲህ በሀገራችን በኢትዮጵያም ዋና ከተማው አዲስ አበባም የትራፍክ መጨናነቅ በጣም በሃይለኛው አለ። ይሄም የሆነበት ምክንያት እንግዲህ ኮሊደር ልማት እየተባለ መንገዶች በአንድ ጎን መፍረስ በአንድ ጎን መሰራት ስላለ። እና በሁለት መንገድ ሄዱ የነበሩ መኪኖች በአንድ መኪና በአንድ መንገድ ላይ ሲጓዙ መጨናነቅ ስለሚፈጠር ነው። የሰው ሰራሻዊ ነገር ነው ምንም የሚጋነን አይደለም። የሚከሰትም ስለሆነ ማለት ነው። ሌላው ወደ ስራ በምን በሚወጣበት ጊዜ ለምሳሌ ከአንድ ሰዓት እስከ ሶስት ሰዓት ባለው። ሁሉም ወደ ስራ ተጣድፎ የሚገባበት ስለሆነ በዛ ሰዓት የመኪናም የሰው የእግረኛም የመጨናነቅ ሁኔታ ይኖራል። በዚህም እንደተመሳሳይ ደግሞ ከስራ ሲወጣ ከአስራ አንድ ሰዓት እስከ ምሽቱ አንድ ሰዓት ድረስ ባለው። የመጨናነቅ እድል ይኖረዋል ሁሉም ከየስራው ወደ ቤቱ የሚመለስበት ወደ የዶርሙ የሚመለስበት ስለሆነ የመጨናነቅ ሁኔታ ሊያጋጥም ይችላል። ግን ይህንን ለመቅረፍ ብዙ አይነት መንገዶች አሉ አንደኛ የትራፍክ አደጋ ይሄ መብራት ማድረግ ዜብራ ማድረግ ሰዎች በዛ በዘብሩ ላይ ብቻ እንዲሻገሩ መኪኖችን አንዴ በማቆም ሰዎች እንዲሻገሩ ማድረግ ከዛ ደግሞ ሰዎችን በማቆም መኪኖች እንዲሻገሩ ማድረግ የትራፍክን አንተን መከላከል ይቻላል። መብራት ዋነኛ ወሳኝ ነው ይሄ። ብዙ አውራ ጎዳና ያለበት አስፋልት ላይ መብራት በማድረግ በየተራ እንዲሄዱ ማድረግ ምክንያቱም መብራት ተደርጎ በየተራ የማይሄዱ ከሆነ አንዱ በአንዱ ላይ እየተጠላለፉ መሄድ አይቻልም ስለዚህ የመብራቱን በማድረግ። ሌላው ደግሞ የእግረኛውንና የመኪናውን የሳይክሉን መንገዱን መለየት የእግረኛውን በእግረኛ የሳይክሉን በሳይክል የመኪናው በመኪና እንደሄደ ማድረግ እንዳይጠላለፍ ማድረግ ነው። ዋና

ሰራተኛ ስንል እንግዲህ የተለያየው ሰራተኛ አለ የቤት ሰራተኛ አለ የጉልበት ሰራተኛ የመንግስት ሰራተኛ አለ የፋፍሪካ ሰራተኛ አለና ብዙ አይነት የሰራተኛ አይነት አለ። አንድ በአንድ እናያቸው ከተባለ የቤት ሰራተኛ ስንል እንግዲህ እቤቱ ውስጥ ተቀጥራ የምትሰራ ባልና ሚስት አሉ ልጅ ይኖራል እነሱን ልጆችን በመንከባከቡ ወጥ በመስራት ልብሱን በማጣጠብ ቤቱን በማጥዳት ቤት ውስጥ የምትሰራ ናት። የቤት ሰራተኛ ሲባል ይሄ በአብዛኛው በከተማ ላይ እንደ አዲስ አበባ አይነቶች እና ወደ ሳውዲ አረቢያ እንግዲህ ከኢትዮጵያ እየተሰደዱ እየሄዱ የቤት ሰራተኝነት የሚያገለግሉ ብዙ ልጆች ብዙ ወጣቶች አሉ። እነዚህ የቤት ሰራተኛ እንላቸዋለን ማለት ነው። በወንድም ሊሆን ይችላል የቤተ ሰራተኛ ስንል። የቤት ሰራተኛ እንግዲህ የጉልበት ስራን የሚሰራ ግን ቤት ላይ ተቀጥሮ ማለት ነው እንግዲ ይሄም አንዱ የጉልበት ስራ ወይም የቤት ስራተኛ ነው። የጉልበት ስራ ስንለው ደግሞ ጠቅለል አደርጎ ለማየት እንግዲህ በቀን ስራ ሊሆን ይችላል በሳምንት ሊሆን ይችላል ግን ጉልበት ጉልበቱን በመጠቀም የሚሰራ ለምሳሌ ህንፃ ግንባታ ከሆነ ያን አርማታ የሚያቦካ አርማታ የሚያመላልስ ብረት ምናምን የሚሸከም። ቁፋሮ ነገር ከሆነ ደግሞ ቁፋሮ የሚቆፍር የሚቆ እየቆፈረ ይሄን ቆፍር ሲባል የሚቆፍር ተቀጥሮ በቀን ስራው በሳምንት ሊሆን ይችላል። የሚከፈለው ወር ሊሆን ይችላል የሚከፈለው ግን እንደዚህ ተቀጥሮ ምንም ትምህርት ሳይጠይቅ ምንም ነገር ዘር ሳይጠይቅ ተቀጥሮ የሚሰራ ነው ማለት ነው። ይሄ የጉልበት ስራ ማለት። የመንግስት ስራ ስንል ደግሞ እንግዲህ ግልግኮስ እንደተወጋ ሰው ወይም ታሞ እንደተኛ ሰው ዝም ብለህ አትለወጥ አታድግ ህይወት አይሻሻል ግን ተቀጥረ የምትሰራው ስራ። ከስራዎች ሁሉ የሚያስጠላ። ምን ልብላና ምን ልልበስ ብቻ እንጂ ሀብቴን እንዴት ላሳድግ ሚል የሌለበት ያስጠላል ነው። እውነቱን ለመናገር ምክንያቱም በመንግስት ቁጥጥር ውስጥ ነው የምትሆነው ና ግባ ሲል ትገባለህ ውጣ ሲል ትወጣለህ። እንደዚህ ነው ነገሮች ይሄ ደግሞ ለሰው ልጅ እርገት በጣም ጠር ነው ብዬ አስባለሁ። ያም ሆነ ይህ እንደ ኢትዮጵያ ህግ አንድ የመንግስት ሰራተኛ ስምንት ሰዓት እንዲሰራ ግዴታ አለበት። ግን ስምንት ሰዓት ለመስራት የምትወጣበትን አስበው ሁለት ሰዓት ተኩል ትገባለህ እስከ አስራ አንድ ሰዓት ምንም ስራ እስከ አስራ አንድ ሰዓት ተኩል ስራ ይኑርህም አይኑርህም ግዴታ ትቀመጣለህ። የሚያስጠላው ነገር ይሄ ነው። ስራ ከሌለህ ሄደህ ወጣ ብለ የግልን ስራ ሰርተህ ብትለውጥ ምን ችግር አለው? እውነት ለመናገር አንደኛ ሰውየው በኢኮኖሚ እየዳበረ ይሆናል። ሁለተኛ የሀገር ኢኮኖሚ እያደገ እየጨመረ